ብዙ ሰነዶችን ታዘጋጃለህ? አዎ ብዙ ሰነዶችን አዘጋጃለሁ ያው ለተለያዩ የስራ ዘርፎች የሚሆኑ ሰነዶችን በማዘጋጀት ለስራ ምቹ እና ጥሩ እንዲሆን አደርጋለሁ። ምክንያቱም የተለያዩ ሰነዶች ካልተዘጋጁ ለስራ ቅደም ተከተል እና የተለያዩ መንገዶችን ያው በአጭር ጊዜ ለማከናውን። እቅድ እና ሰነድ ማዘጋጀት አስፈላጊ ነው። እና ሁላችንም የዚህ ሰነዶችን በማዘጋጀት ውጤታማ ለመሆን የሚያግዘኝ መንገዶችን እንድንጠቀም ይረዳናል። ማለት ነው።

አዲስ ቴክኖሎጂ መማር ትወዳለህ? አዎ አዲስ ቴክኖሎጂ መማር እኔ እወዳለሁ አብዛኛው ሰዓት አዲስ ቴክኖሎጂ ለመውደድ ለመማር ፍቃደኛ ነው። ይወዳል ምክንያቱም ቴክኖሎጂ ለብዙ ነገሮች እጅግ አስፈላጊና ጠቃሚ እስከሆነ ድረስ። ሁላችንም አዲስ ቴክኖሎጂን ለመማር እንወዳለን። እና አሁን አዳዲስ የቴክኖሎጂ ስከሆንን ድረስ የቴክኖሎጂ መማር በጣም ጥሩ ነው። እና ሁላችንም እንደዛ አይነት ፕሮግራሞች ላይ በመሳተፍ ራሳችንን እና ሌሎች ነገሮችን ከቴክኖሎጂ ጋር በማገናኘት ላይ ውጤታማ የሆኑ ስራዎችን መስራት ይቻላል

ማዋኘት ትችላለህ ማዋኘት በጣም ደስ ይላል እና አንዱ የአካል ብቃት እንቅስቃሴም እስካሁን ድረስ እኔ መዋኘት በጣም ደስ ከሚለኝ የስፖርት አይነቶች ስለሆኑ ዋና በጣም ደስ የሚለኝ። ክፍል ነውና እኔም ወማኘት በጣም እችላለሁ እወዳለሁም በጣም ነው የማደርገው ዋና። እጅግ ደስ ይላል እና በተለይ ሞቃታማ አካባቢ ላይ ዋና ማድረግ እጅግ ደስ የሚል አንዱ የስራ እንቅስቃሴ ነው። እና ሁላችንም ዋና በማድረግ መዝናናት የሚቻልበት ዘዴ አለ። ከተለያዩ የስፖርት አይነቶች አንዱ ዋና ጥሩ ያካል ብቃት እንቅስቃሴ ለማድረግ ያግዛል

በሰአት የምደርስ ከሆነ በቻልኩት መጠን በሰአት ለመድረስ እሞክራለሁ። እኔም ደስ ከሚያሰኘው አንዱ ስራ በሰአት መድረስ ነውና። እኔም ስራ በጣም አበረታተዋለሁ እና በሰአት የሚደርስ ሰው ነው የሚለው አሁን እደርሳለሁ። መድረስ ለስራ መጩና በሰአቱ ለመድረስ ለተለያዩ የስራ ክለቡን ውጤታማ ለማድረግ አንዱን መንገድ ስራውን በሰአት የምድረስ ሰው ነኝ